ምንድነው ይሄ ደግሞ የሚለው የመንገድህን ስም ታቃለህ ወይ? አዎ አቃለሁ ምክንያቱም ምሄድበት ቦታ ከየት ተነስቼ የት ነው ምደርሰው ሚለውን አስቤ ስለምንቀሳቀስ የምሄድበትን መንገድ ስም ታውቃለህ? አውቃለሁ ምክንያቱም መሄጃህን መድረሻህን የሆነ ቦታ ጋር ስትሄድ ለመድረስ የምትሄድባቸው መንገዶች እቅድ ሊሆን ይችላል። ወይም ወይም ስራ ለመሄድ የሆነ የምትጓዝበት መንገድ ቀድመህ ማወቅ አለብኝ ብዬ ስለማምን አውቃለሁ።

በጣም ጥሩ ጥያቄ እንግዲህ እሳት ለማንደድ ምን ትጠቀማለህ? ይላል እሳት ለማንድር እኔ እንግዲህ ቤንዚ ልጠቀም እችላለሁ ጭድ ልጠቀም እችላለሁ። እኔ ተወልጄ ያደጉት ገጠር አካባቢ ነው እና ብዙ ሰዓት የምንጠቀም ጭድ ነው ምክንያቱም ቤንዚን ላናገኝ እንችላለን እዛ ላይ ጭድ እናስጠጋለን። በዛ መሰረት ሌላም ደግሞ ወደ አሁኑ ዶርም ይዤ እየተማርኩ እያለሁ ፔስታል በፔስታል። አነዳለሁ ለማያያዝ እጠቀምበታለሁ ማለት ነው።

ከደምበኞች ጋር ተሰራለህ? አዎ እሰራለሁ። ብዙ ሰዓት ያው ከደምበኛ ጋር ኮላቦሬት ሆኜ ስራዎችን እሰራለሁ። ይህ ደግሞ ለምን ለምን ያገለግላል፤ ከደምበኞች ጋር መስራት አንደኛ ውጤታማ ለመሆን ይጠቅማል። ሌላኛው ደግሞ ስራህን ተከፋፍለህ ወይም ደግሞ ቀለል አርገህ ለመስራት ይጠቅማል ማለት ነው ከደንበኞች ጋር መስራት።